እኔ የምጠቀመው አንድ ትራስ ነው። እሱም አንድ ትራስም ሆኖ ያው አልጋ ላይ ሁለት ትራስ ነው ያለው ግን የምጠቀመው አንዱን ትራስ ነው። አንዱ ትራስ ራሱ ለስለስ ያለና ዝቅ ያለ ካልሆነ ብዙ ጊዜ ከፍ ያለ ትራስ አልንተራስም። ትራስ እኔ አልወድም። በምተኛበት ጊዜ በአብዛኛው እንደውም ትራስ ባይኖር ደስ ይለኛል። ግን ያው ለስለስ ያለ በጣም ዝቅ ያለችትን ትራስ እጠቀማለሁ። ትራስ ግን ያው የምጠቀመው የምጠቀመውን ካልሆነ ቤት ውስጥ ግን ብዙ ትራሶች አሉ። እኔ በምተኛበት ወይም ደግሞ ከዛ ውስጥ ግን የምጠቀመው በምተኛበት ጊዜ አንዱን

ማብሰል ትችላለህ አዎ ማብሰል እችላለሁ። ማንኛውንም ነገር እንደውም ውጪ ላይ ምግብ አልጠቀምም። ለስራ ጉዳይ። ካልወጣሁ በስተቀር ውጪ ላይ ካፌ ወይም ሬስቶራንት ላይ ቁጭ ብዬ ምግብ የምመገብበት ጊዜ የለኝም። ለመዝናናት እንኳን ቢሆን በቃ ምግብ ቤቴ ነው የምጠቀመው ቤቴ በልቼ። የሆነ ትንሽ ነገር ተጠቅሜ ነው እዛ መዝናናት እንትን የምለው እንጂ። ምዝናናው እንጂ ከዛ ውጭ ምግብ ቤቴ አብስዬ ቤቴን ነው የምጠቀም። እንጀራ ራሴ ነው እምጋግር። ወጥ ሁሉንም ነገር የፈለኩትን ሁሉ ራሴ አብስዬ ነው የምጠቀም። ራሴ ያልሰራሁት ምግብ እንደውም ብዙ አይመቸኝም። ሰራተኛ ወይም ደግሞ የሚያግዘኝ ሌላ ሰውም ቢኖር ራሴ አብስዬ ስበላ በጣም ደስ ይለኛል። ውስጤ ይደሰታል። ስለዚህ እኔ ራሴ ያበሰልኩትን ምግብ ነው መመገብ የምፈልገው። ራሴ ማንኛውንም ምግብ ከትንሽ ጀምሬ እስከ ትልቅ ድረስ ያለውን ምግብ ሁሉንም መስራት እችላለሁ። ስለዚህ ራሴ ነው የማዘጋጀው ራሴ አብስዬ መመገብ እፈልጋለሁም። ራሴ ነኝ የማበስል።

ዛሬ የመጀመሪያ ምግቤ ቁርሴን የበላሁት ጠዋት ላይ ዳቦ በሻይ ነው። ሁልጊዜም ቢሆን ጠዋት ላይ ቀለል ያሉ ምግቦችን መጀመሪያ ጠዋት ለቁርስ እጠቀማለሁ። ከዛ በመቀጠል ምሳ ሰዓት ላይ እንጀራ በወጥ እምመገበው። ወይም ከበድ ያሉ ምግቦችም ቢሆኑ ችግር የለውም። ግን ጠዋት ላይ ግን ብዙም የቁርስ እንትን አደለሁም። ቁርስ ብዙ ጊዜ አልጠቀምም ነገር ግን ስጠቀም እኔ ምጠቀመው ቀለል ያሉ ምግቦችን ነው። በቃ ነቃ ብዬ እንድውል ቀለል ያሉ ምግቦችን ተጠቅሜ ስወጣ በመጀመሪያው ሰዓቴ ደስተኛ ሆኜ እውላለሁ። እና ቀለል ያሉ ምግቦችን ጠዋት ላይ አዘወትራለሁ። ዛሬ ዳቦ በሻይ ነው የተጠቀምኩት

ያው ጥፍሬን እቆርጣለሁ ጥፍሬን በየጊዜው ነው የምቆርጠው። ጥፍሬ ሲያድግ በጣም አልወድም ገና በቃ ትንሽ ትንሽ እንዳደገ ቶሎ ቶሎ ነው የምቆርጠው። ምክንያቱም እኔ ጥፍር ቀለምም ሌሎች ነገሮችን ስለማልጠቀም ጥፍሬ ካደገ በጣም ያስጠላኛል እና ቶሎ ቶሎ ገና ብቅ ሲል ነው እኔ የምቆርጠው ጥፍሬን። ቶሎ ቶሎ ነው የምቆርጠው ጥፍሬን ለመቁረጥ ደግሞ የጥፍር መቁረጫ በመጠቀም እቆርጣለሁ አስተካክላለሁ እንትን ካልኩ በኋላ የቀረውን ነገር በሞረድ እሞርዳለሁ። ንጽህናውን እጠብቃለሁ። ስለዚህ ጥፍሬን ቶሎ ቶሎ ነው የምቆርጠው። እንደውም ከቆየ በጣም እንትን ይለኛል ደስ አይለኝም። ምክንያቱም ሌላ ቀለም ማጠንከርያ ምንም ሰለማልጠቀም የተፈጥሮ ብቻ ስለሆነ። ካደገ ደግሞ ቆሻሻዎችን የመሰብሰብ አቅም ስላለው። እኔ ቶሎ በቃ ቶሎ ቶሎ በደንብ ሳያድግ ጥፍሬን በየጊዜው እቆርጣለሁ

አዎ የጎረቤቶችን ድምጽ በጣም ነው የምሰማው። እንደውም ማታ ላይ በጣም ከመጠጋጋቱ የተነሳ ቤታችን ያው እኔ ተከራይ ነኝ። ቤታችን በጣም የተቀራረበ ከመሆኑ የተነሳ። በጣም እንቅልፍ እስከሚከለክለኝ ድረስ የጎረቤቶቸን ድምጽ እሰማለሁ። በጣም ቅርብ ነው። ይሰማል እና

ያው አመራርነት የአመራር ሚና አለኝ የአመራርነት ማለት ራስን ከመምራት ጀምሮ እስከ ትልቅ ድርጅትና ተቋም መምራትን ያጠቃልላል። ባመራርነት ባለሁበት መስርያቤት ባይሆንም ከዚህ በፊት ባመራርነት ያገለገልኩበት ሁኔታ አለ። ስለዚህ አመራር ማለት ከትርጉሙ ስንነሳ ከፊት ሆኖ ስራዎችን እንዴት መሰራት እንዳለባቸው የሚያሳይ ከኋላው ብዙ ተከታዮች እያሉት ማለት ነው። ስለዚህ አመራርነት ማለት ክብሮት የሚጠይቅ ሌሎችን ሰዎችን መምራት መቻል ማለት ነው። ስለዚህ አመራርነት ሚና ከቤት ከቤተሰብን ከመምራት ጀምሮ እስከ ትልልቅ ድርጅቶች በሃላፊነት መቀመጥ ማለት ሲሆን። አመራርነት ሚና አንደኛ ራሴን በአግባቡ እየመራሁ ነው ሁለተኛ ቤተሰቤን እያስተዳደርኩ እየመራሁ እያስተዳደርኩ ያለሁበት ሁኔታ አለ። ከዛ በተጨማሪ በቢሮ ወይም ደግሞ በስራ ቦታ ደረጃ የቡድን መሪ ይሄንን ስራ ስለያዝኩ ሌሎችን በስሬ ያሉ ባለሙያዎችን እንዴት ስራዎችን እንዲሰሩ እየመራሁ ያለሁበት ሁኔታ ስላለ። የአመራርነት ሚና በእያንዳንዱ ቦታ ላይ ማንም ቢሆን ሚና አለው። ግን የሚናው ደረጃ ከፍ ዝቅም ስለሚል ያው ባለንበት ደረጃ የአመራርነት ሚና እኔ በምሰራበት ቦታ አለኝ

እኔ የምመኘው ስራ የግል ስራ የግል ስራ በጣም እመኛለሁ የራሴ ስራ ድርጅት የራሴ ድርጅት እና ራሴ የምመራው የምቆጣጠረው ቢኖረኝ በጣም የምመኘው ስራ ነው። ሁሌም ህልሜ ነው። በአንድ ወቅት የራሴ ድርጅት ይኖረኛል ብዬ አስባለሁ። ስለዚህ ከመንግስት ስራ በርግጥ በመንግስት ተቀጥረን በምንሰራበት ጊዜ ብዙ ልምዶችን ብዙ የስራ ክህሎቶችን ያገኘሁበት ሁኔታ አለ። ነገር ግን ከዚህ በኋላ የራሴን ስራ ከፍቼ በግሌ ብሰራ የምመኘው የስራ ዘርፍ ነው

አዎ የህዝብ ማመላለሻ መኪና አጠቀማለሁ። የምጠቀመውም የህዝብ ማመላለሻ የህዝብ ማመላለሻ የትራንስፖርት አይነት ስለሆነ ስራ በምሄድበትም በምመጣበትም ጊዜ ህዝብ ማመላለሻ ትራንስፖርት ወይም ደግሞ ፐብሊክ ሰርቪስ የሚባለውን በመስሪያ ቤት የተፈቀደ አለ በሱ ነው የምጠቀመው ብዙ ጊዜ እና የምጠቀመው የትራንስፖርት አይነት በርግጥ አንዳንዴ ታክሲም፣ ራይድም፣ ሌሎችንም የምንጠቀምበት ሁኔታ አለ። ነገር ግን አብዛኛውን ጊዜ የምጠቀመው የህዝብ ማመላለሻ ትራንስፖርትን ነው የምጠቀመው በሱ ነው የምሄድም የምመጣውም።

ከጎረቤቶቼ ጋር አዎ ጥሩ ግንኙነት ነው ያለኝ። ያው እንግዲህ ከሩቅ ዘመድ የቅርብ ጎረቤት ይባል የለ። ስለዚህ ፈጥነው በችግሬም በደስታዬም ጊዜ ፈጥነው የሚደርሱልኝም ጎረቤቶቼ ናቸው። ልጆቼን ጥዬ በምሄድበት ጊዜ ለእነሱ ሰጥቼ ነው የምሄደው። ሰራተኛ በሌለበት ሰዓት ማለት ነው። ከዛ ውጭ ከእነሱ ጋር ከጎረቤቴከቾ ጋራ። በእረፍት ጊዜያችን ቡና በማፍላት አብረን የምናሳልፍበት ጊዜ አለ። በዓላት በዓላት ቀን ቡና እንጠጣለን እየዞርን ማለት ነው። ስለዚህ ከጎረቤቶቼ ጋር ያለኝ ግንኙነት እጅግ በጣም ጥሩ ግንኙነት ነው ያለን። ስለዚህ ከጎረቤት ጋር ግዴታም ነው። አብሮ ሲኖር ሁሌም ጥሩ ነገር ይገጥማል ማለት አይደለም ነገር ግን ነገሮችን በማሳለፍ ጥሩ ግንኙነት እንዲኖረን ማድረግ የምንችለው እራሳችን ስለሆንን። እዚህ ጥሩ ግንኙነት መኖርም አለበት ማለት ነው። ምክንያቱም በማንኛውም ነገር ፈጥኖ ሊደርስ የሚችል ጎረቤት ነው። እሩቅ ያለ ዘመድ ፈጥኖ ሊደርስልህ አይችልም። ስለዚህ በአንድም በሌላም ከጎረቤት ጋር ጥሩ ግንኙነት መኖሩ የተሻለ ነው።

በምን ሰዓት ትነሳለህ? ለሚለው እኔ የምነሳው አርፍጄ ነው። ብዙ ብዙ ጊዜ ከ አስራ ሁለት ተኩል እስከ አንድ ሰዓት ባለው ሰዓት ነው የምነሳው። ምክንያቱም እኔ ጠዋት በጠዋት ከመነሳት ይልቅ አምሽቶ መተኛት ነው የምመርጥ ለጠዋቴ የሚሆኑ ነገሮችን ቀድሜ አስተካክዬ ነው የምተኛው። ተነስቼ ቀጥታ ወደ ስራ ወይም ደግሞ የምፈልገውን ወደ ስራ መሄድ ቁርሴን በልቼ ወደ ስራ ለመሄድ ነው የምነሳው እንጂ። ሌሎች ስራዎችን ጠዋት ላይ ሰርቶ የሚሄዱ ልምዱም የለኝም አርፍጄ ስለምነሳ። ጠዋት ላይ ይሄን እሰራዋለሁ በዬ የማሳድረው ስራ የለኝም ማታ እንደምንም በዬ አምሽቼ ጠዋት የሚያስፈልጉ ነገሮችን አስተካክዬ ስለምተኛ። ጠዋት ላይ እንደተነሳው ቀጥታ ወደ ስራ ነው የሚሄደው ስለዚህ ጠዋት ላይ ከአስራ ሁለት ተኩል እስከ አንድ ሰዓት ባለው ነው የምንነሳ

በበጎ ፍቃድ ስራዎች ላይ አዎ እሳተፋለሁ እሰራለሁ ምክንያቱም እኔ የምሰራበት ጽህፈት ቤትም። በጎ ፍቃድ ማስተባበሪያ ጽህፈት ቤት ስለሆነ በዚህ ተግባር ላይ። እኔም እሰራለሁ በጎ ፍቃደኞችንም በፍላጎታቸው በሙያቸው በማሰባሰብ በመረጡት ሙያ ላይ አወዳድረን እንዲሰሩ የማድረግ ስራ እናደርጋለን እና እንሰራለን። ለምሳሌ እነዚህ በጎ ፈቃደኞች በትራፊክ አገልግሎት በድንገተኛ አደጋ በጤና ጣቢያ በጎ ፍቃድ አገልግሎት በሆስፒታሎች እና በጤና ጣቢያዎች ማለት ነው። በተለያዩ ዘርፎች ላይ እንዲያገለግሉ የማድረግ ስራ ይሰራል። በክረምት ተማሪዎችን በክረምት የመርሃ ግብር ተማሪዎችን ከዩኒቨርሲቲ የመጡ ተማሪዎች ሃይስኩል ያሉ ተማሪዎችን እና ከዛ በታች ያሉ ተማሪዎችን ባላቸው በችሎታቸው እንዲደግፉ የማድረግ ስራ ይሰራሉ ማለት ነው። ከዛ በተጨማሪ ደግሞ እነዚህ በጎ ፍቃደኞች በተለያዩ ስራዎች ላይ በበዓላት ገንዘብ በማሰባሰብ አቅመ ደካሞችን እንዲህ ለበአል መዋያ እንዲያገኙ የማድረግ ስራ ይሰራል። በክረምትም ሆነ በበጋ ቤታቸው የፈረሰባቸው ማንም ሊያግዛቸው የማይችሉትን በመለየት ከየአካባቢው አወዳድረው ለይተው ለማምጣት ማለት ነው። እነዛ ሰዎች ከባለሀብት ጋር ስፖንሰር በመጠየቅ እንዲታደስላቸው የማድረግ ስራ እንሰራለን። ከዛ በተጨማሪ የአልባሳት ሊሆን ይችላል የምግብ በተለያዩ ቦታዎች ላይ የተፈናቀሉትን ቦታው ድረስ ሄደን በማየት የግብአት ድጋፍ ይዘን ድጋፍ የምናደርግበት ሁኔታ አለ። በተፈጥሮ አደጋም እንዲሁ አደጋ የደረሰባቸው አካባቢዎች የጎርፍ አደጋ ሊሆን ይችላል። በእንደዚህ አይነት ጉዳት የደረሰባቸውን አካባቢዎች ግብአት እያሰባሰብን ጊዜያዊ የግብአት ድጋፍ የምናደርግበት ሁኔታ አለ። ስለዚህ እኔ በበጎ ፍቃድ አገልግሎት ላይ በርካታ ስራዎችን እያስተባበርኩ እኔም እየሰራሁ ያለሁበት ሁኔታ አለ። በአካባቢ ጽዳት ወጣቶችን በማስተባበር አካባቢያቸውን እንዲያጸዱ በአካባቢ ጽዳት ላይ እንዲሳተፉ በችግኝ ተከላ ሊሆን ይችላል በእነዚህ በአጠቃላይ በተለያዩ በበጎ ፍቃድ ስራዎች ላይ በበጎ አድራጎት ስራዎች ላይ ወጣቶችንም በጎ ፍቃደኞችንም በማሰባሰብ ስራዎችን እየሰራን ያለንበት ሁኔታ ስላለ። በዚህ ስራ ላይ ተሳትፊ አውቃለሁ እኔም እሳተፋለሁ ሌሎችም እንዲሳተፉ የማስተባበር ስራ እየሰራሁኝ እገኛለሁ

ወተት እጠጣለሁ በጣም እንደውም ከ ወተት ተዋፆዎች ውስጥ የምወደው ወተት ነው። ወተት በጣም ነው የምጠጣው የምጠቀመው በጣም እወዳለሁ ወተትን። ነገርግን ወተትን ቀጥታ በጥሬው አልጠቀምም። ወተትን አፍልቼ ነው የምጠቀመው። ወተትን ቀጥታ በተለያዩ መንገዶች የምጠቀምበት ሁኔታ አለ ለምሳሌ ቡና ከቡና ጋር በጣም ከቡና ጋር። አፍልቼ ሁል ጊዜ ጾም ካልሆነ እንደውም አብዛኛውን ጊዜ ቡና በወተት በጣም ነው የምወደው። እጠቀማለሁ ማለት ነው። እኔ ከወተት ተዋጾዎች ውስጥ የተፈላ ወተት በጣም እወዳለሁ ሁልጊዜም እጠቀማለሁ

እኔ በቤት ውስጥ መሆንን ነው ሁል ጊዜ የምመርጠው ውጭ መሆን አልመርጥም ምክንያቱም እኔ ውስጥ ውስጥ ሆኜ ራሱ ጸጥ አለ ቦታ ላይ ጸጥ ባለ ቦታ መቀመጥ በጣም ደስ ይለኛል። ጫጫታ የሆነ ነገር በምሰማበት ጊዜ እኔ ውስጤ ሁሉ ነው የሚረበሽ። እና ጊዜ ታለኝ በቤት ውስጥ ቁጭ ብዬ የሚነበብ ነገር ካለ እሱን ይዜ ጊዜ ማሳለፍ ነው እንጂ ውጪ መውጣት እኔ ደስ አይለኝም። በአብዛኛው ጊዜ ጊዜየን የማሳልፈው ቤት ውስጥ። ብዙም ኮንፎርት አይሰማኝም በቃ የሆነ የመጨናነቅ ነገር ነው ሚሰማኝ። እና እኔ አብዛኛውን ጊዜዬን ጊዜ ካገኘሁ ቁጭ ብዬ በቤት ውስጥም ሆኜ ጸጥ ያለ ቦታ ጫጫታ በሌለበት ቁጭ ማለት በጣም ያስደስተኛል

ማንቂያ ሰዓት እጠቀማለሁ። እሱንም ሁል ጊዜ ሳይሆን ፕሮግራም ሲኖረኝ ቀድሜ መነሳት ባለብኝ ጊዜ አላርም ቀጥሬ ነው ቀጥሬ እተኛለሁ ግን አንዳንዴ በሚገርም ሁኔታ አላርሙ በሚጠራበት ጊዜ መልሼ አጥፍቼ የምተኛበት ሰዓት አለኝ። ስለዚህ አላርም ለምሳሌ ጉዞ ወይም ደግሞ ቤተክርስቲያን በሌሊት የሚሄድበት ሰዓት ካለኝ ማንቂያ ሰዓት ቀጥሬ ነው የምተኛው። ግን እሱ በሚጮህበት ጊዜ ወይም በሚጠራበት ጊዜ ነቅቼ እንደገና መልሼ አጥፍቼ የምተኛበት ሁኔታ ነው ያለው እና ማንቂያ ሰዓት በጣም ጠቃሚ ነው በሰአቱ ከተጠቀምንበት በጣም ወሳኝ ነገር ስለሆነ እኔ አብዛኛውን ጊዜ እጠቀመዋለሁ።

እኛ ቤተሰብ በጣም ብዙ ነን ብዙ እህትማማቾች እና ወንድማማቾች ነው ያለን ነገር ግን እንደ ብዛታችን ሳይሆን በጣም የምንዋደድ የአንዱ የአንዱ ተግባር ለሁሉም የሆነበት የአንዱ ስራ ለሁሉም ስራ የሆነበት በጣም የሚፈቃቀር እና የሚተሳሰብ ቤተሰብ ነው ያለኝ። በቃ አንድ ሳንደዋወል ወይም ደግሞ ሳንገናኝ የምንውል በአካል በእርግጥ በአካል ሁላችንም ተራርቀን ነው የምንኖር። በአካል ባንገናኝም እንኳን በስልክ ሳንደዋወል የምንውልበት ጊዜ የለንም። በቃ በሁሉም ነገር የሚተሳሰብ የሚፈቃቀር ቤተሰብ ችግሮች ሲሚጡ የአንዱ ሰው ችግር የሁሉም ችግር የሚሆንበት ያንን ችግር ለመፍታት ሁሉም የሚሯሯጥበት። የአንዱ ሰው ደስታ ለሁላችንም ደስታ የሆነበት። እና በጣም አይደለም ለቤተሰቡ ቀርቶ ሌላው ሰው እንኳን እንደ ሞዴል የሚመለከተው ወይም ደግሞ ብዙ ነገር ከእኛ ቤተሰብ ለመውሰድ የሚጓጓ የሚጓጓለት ቤተሰብ ነው ያለኝ። እና በጣም ደስ የሚል ቤተሰብ ነው የሚተሳሰብ በሁሉም ነገር ተሳስበን ተነጋግረን የምንኖር ቤተሰቦች ነን። እና የኛ ቤተሰብ በጣም ደስ የሚል ቤተሰብ ነው ያለኝ

የስራ ግዜን የማሳልፈው ማለት ነው። ጠዋት ሁለት ሰዓት ተኩል እገባለሁ። ያለኝን ጊዜ አብዛኛውን ግዜ ያው በስራ ነው የማሳልፈው። እስከ ስድስት ሰዓት ተኩል ድረስ ስራ ከሰራን በኋላ እዛው ቢሮ ላይ የካፌ ስላለ እዛ የምሳ ሰዓት አለ ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል የአንድ ሰዓት የምሳ ሰዓት አለ በዛ ሰዓታችን የአጠቃላይ የቢሮ ጓደኞቼ ጭምር ምሳችንን በልተን ቡና ጠጥተን የተወሰነ እረፍት ካደረግን በኋላ ከአንድ ሰዓት በኋላ ተመልሰን ወደ ቢሮ በመግባት እስከ አስራ አንድ ተኩል ድረስ የቀሩ ስራዎችን የምንሰራበትና የምናጠናቀቅቤት ሁኔታ ነው ያለው። ስለዚህ ልክ ነው የኔ የስራ ጊዜ የማሳልፈው አስራ አንድ ተኩል ስሆን ከስራ እንወጣለን።

እኔ ልዩ ችሎታዬ የምለው ነገሮችን የተሰጠኝን ስራ ወይም ደግሞ ልሰራ ያሰብኩትን ነገር ለመስራት ያለኝ ጉጉት ወይም ደግሞ የስራ ተነሳሽነት። አንድ ስራ ልሰራው ታስብኩ እርሱን ስራ ሳልጨርስ ወይም ደግሞ በቃ ሌላ ስራ አይሰራልኝም ስለሱ ስራ። ሌሎች መረጃዎችን የማፈላለግ እንዴት እንደሚሰራ ለማወቅ ጉጉት ስለሚያድርብኝ ሌላ ስራ መስራት አልችልም። ያንን ስራ ጥርት አድርጌ የተሰጠኝን ስራ በቃ ያንን ሳልሰራ ሌላ ስራ ስለማያሰራኝ ያንን ስራ ጥርት አድርጌ ለመስራት መረጃዎችን በማሰባሰብ ሌሎች ነገሮችን በማድረግ። ጊዜን እዛ ላይ ስለማሳልፍ እኔ እሱ አንድ እንደ ጥሩ ጎን የስራ ተነሳሽነት ስላለኝ እሱ የተሻለ የኔ ችሎታ እሱ ነው ብዬ አስባለሁ። ከዛ ውጪ ግን እንዴ ችሎታ ከሆነ ግን ድሮይንግ ላይ። ስዕሎችን መሳል እንደዚህ የፈጠራ ስራዎችን መስራት ላይ የተሻለ ችሎታ አለኝ። ያው በትምህርት ቢዳብርም ሊወጣ ይችላል የሚል ሀሳብ ነበር

አዎ በቡድን መስራት እወዳለሁ በጣም ነው ደስ የሚለኝ። ምክንያቱም በቡድን በምንሰራበት ጊዜ አንደኛ ሀሳቦች ከተለያየ ቦታ ከተለያየ ሰው ስለሚመጡ። ለነገሮች የተለያየ ሀሳብ። ስለምናገኝ ስራዎችን በጥሩ ሁኔታ መስራት ስለምንችል። ለዛ ስራዬም የሚሆን ሀሳብ በደንብ ስለምናገኝ ከተሰበሰበ በኋላ ሀሳቡ የሁሉም ሀሳብ የትኛው የተሻለ ነው የሚለውን አጣምረን ስለምንሰራ በቡድን መስራት እጅግ በጣም የተሻለ ነው። አንደኛ ስራዎችን ለማቃለል በአጭር ጊዜ ለመስራት ያገለግላል። በቡድን በምንሰራበት ጊዜ አንድ ሰው ከሚሰራው ይልቅ በቡድን መስራት በጣም ያቃልላል ስራዎችን ሁለተኛ የተሻለና ጥራት ያለው ስራ መስራት ስለሚቻል። በቡድን መስራት ለብቻ ወይም በግል ከመስራት ይልቅ በቡድን መስራቱ የተለያየ ጥቅም ስላለው በቡድን መስራት እኔ እወዳለሁ።

የምወደው ጣፋጭ ምግብ እኔ ማር ነው ማር በጣም ነው ምወደው። ምክንያቱም አንደኛ ማር ከጣፋጭነቱ በተጨማሪም በርካታ የጤና ጥቅሞች ስላሉት። በተለይ እኔ የጥቅምት ማር የሚባለውን ጥቅምት ላይ የሚቆረጠው የተለያዩ እጸዋቶች። ከተለያዩ እጸዋቶች የሚያብቡበት ሰዓት ስለሆነ በዛን ሰዓት የሚዘጋጀው ማር ለጤና በርካታ ጥቅም ስላለው የጥቅምት ማር በጣም እጠቀማለሁ። ይሄ የጥቅምት ማር። የሳል ሳል በሚይዘን ጊዜ ከነጭ ሽንኩርት ጋር በመቀላቀል ስንጠቀመው ሳልን የማጥፋት አቅም አለው። ከዛም በተጨማሪ በርካታ ህመሞች በሚያጋጥሙን ወይም ደግሞ በምን ታመምበት ጊዜ እሱን እንትን ስንል ስንጠቀም ማለት ነው። ሀይል የመስጠት አቅም ስላለው እንዲሁም ደግሞ በሽታን በዛ ወቅት በተለይ የጥቅምት የምንለው ማር በጥቅምት የተዘጋጀው ማር ማለት ነው። የተለያዩ የእጽዋት የአበባ ክፍሎች የሚያብ የሚያብቡበት ስለሆነ መድሃኒት የሆኑ እጸዋቶች አብረው ስለሚቀመሙ የዛው ወቅት ማር ከተለያዩ በሽታዎች የመፈወስ አቅም ስላለው። እኔ ከጣፋጭ ምግቦች በጣም የምወደው ምግብ ማር ነው። እኔ ብዙ ጊዜ የምጠቀመውም እሱን ነው ማር እኔ በጣም እወዳለሁ

አዳዲስ የስራ ግንኙነቶች አዎ እፈጥራለሁ። በጣም እንደውም ስብሰባም ሆነ ለሆነ ነገረ በምሄድበት ጊዜ ከጓደኞቼ ጋር ከመቀመጥ ይልቅ ከማላውቀው ሰው ጋር ነው መቀመጥ ደስ የሚለኝ። ምክንያቱም። ከዛ ከማላውቀው ሰው ጋር በተገናኘው ቁጥር። አንደኛ ብዙ ልምዶችን ከእሱ ማግኘት እችላለሁ። የስራ ልምድ ሊሆን ይችላል። ተግባቦት አቅምንም ስለሚያዳብር። ሌላ እ በዛ በከሌላ የስራ ክህሎት። እንዳገኝ ስለሚረዳኝ ከተለያየ ሰው ጋር መቀመጡ ደስ ይለኛል። እና አዳዲስ የስራ ግንኙነቶችን መፍጠር እፈልጋለሁ። ለመፍጠርም ጥረቶችን አደርጋለሁ

በአደባባይ መናገር በጣም እፈራለሁ። በጣም ህዝብ በተሰበሰበበት ላይ መናገር ብዙ በቃ ብዙ ነገር አስቤ ለመናገር ነገር ግን መናገር በምጀምርበት ጊዜ በጣም ስለምፈራ ያሰብኩትን ሁሉ መናገር አልችልም። በጣም ሀሳቤ ይቆራረጥብኛል። ብዙ ነገር አወራለሁ ብዬ ተዘጋጅቼ ሄጄ ነገር ግን መናገር ስጀምር በጣም የምፈራበት ሁኔታ አለ። ይሄ ነገር ግን ለመጀመሪያ ጊዜ በምናገርበት ጊዜ ነው አብዛኛው ይሄ ነገር የሚገጥመኝ ነገር ግን ሁለቴ ሶስቴ ከተናገርኩ በኋላ ከዛ በኋላ እሱ ነገር የሚለቀኝ ሁኔታ አለ ግን መጀመሪያ ላይ ለመናገር ግን በአደባባይ ወይንም ህዝብ በተሰበሰበበት ቦታ ላይ ለመናገር በጣም እፈራለሁ፤ እቸገራለሁ። በቃ ባሰብኩት ልክ ሀሳቤንም መግለጽ አልችልም። እሱን ነገር እኔ እንደው እንዴት ማስተካከል እንደምችል ብዙ ጥረቶችን እያደረኩ ነው። ከእሱ ለመላቀቅ ብዙ ሙከራ አደርጋለሁ ነገር ግን ተዘጋጅቻለሁ ብዬ በምወጣበት ጊዜ ስለምፈራ ያን ያክል በጠበቅኩት ልክ ለመናገር በጣም እቸገራለሁ።

እኔ በስራዬ ላይ ያለው ተግዳሮት ብዬ የማስበው እዛ የምንሰራው ስራ እና የሚከፈለው ክፍያ ተመጣጣኝ አለመሆኑ ነው። ምክንያቱም እዛ ቀኑን ሙሉ በስራ ቦታ ለመኖር ሌሎች ተጨማሪ ስራዎችን መስራት ይጠበቅብናል ነገር ግን እዛ በምንውል ነገር ግን የሚከፈለን ክፍያ ዝቅተኛ ነው። እንግዲህ ክፍያ እኔ እንደ ትልቅ ተግዳሮት አድርጌ ነው የሚይዘው። ምክንያቱም ቤተሰብ የመሰረትን ነው ልጆች አሉ ቤት ያስፈልጋል የኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ የሄደበት ሁኔታ ነው ያለው። ስለዚህ ክፍያው እና የምንሰራው ስራ ተመጣጣኝ ባለመሆኑ ወደ ሌላ የግል ስራዎች የማፈላለግ ሁኔታዎችም ያሉበት ሁኔታ አለ። ይሄ ነው እንግድህ ትልቅ ተግዳሮት በርግጥ ስራው የሚያስደስት ነው። በጎ ፍቃድ ስራ ነው ሌሎችን ማገዝ መደገፍ ነው ስራው። ይሄ ማለት እንኳን ተከፍሎ ቀርቶ በነፃ የሚሰራ የሚሰራ የሚገባ ተግባር ነው። ነገር ግን ታለው ተወቅቱ ነባራዊ ሁኔታ አንፃር ደግሞ ይሄንን ስራ ብቻ ይዞ መቀጠሉ ለወደፊቱ አደጋ ለይ ስለሚጥል። እኔ የሚከፈለው እና እዛ የምንውለው እና የማጠፈው ግዜ ተመጣጣኝ ስላልሆነ ለኔ እንደ ትልቅ ተግዳሮት ነው ብዬ ነው የማስበው የክፍያ ሁኔታ ነው